አደባባይ መናገር እችላለሁ ምክንያቱም ብዙን ጊዜ የተለያዩ ስብሰባዎች እና ጉባኤዎች ላይ ስለምትሳተፍ በአደባባይ የመናገር ልምዱን አካብቻለሁ። እና ምንም ሳልፈራ በሰው ፊት ቆሜ ብዙ ሰው በተሰበሰበበት አደባባይ ላይ ፊት ለፊት ቆሜ በትክክል የመናገር ልምዱ አለኝ።

አዲስ ነገር መማር የምፈልገው ኤአይን በተመለከተ ነው። ስለ አዲስ ቴክኖሎጂዎች እና የኤአይ ስራዎችን፤ በአርቲፊሻል ኢንተለጀንስ የሚሰሩ የተለያዩ ስራዎችን፤ እነሱን ኮርስ አጊኝቼ እነሱን ብማር በጣም ደስተኛ ነኝ። ምክንያቱም ፍላጎቱም ስላለኝ ኤአይን መማር በአዲስ መልኩ እፈልጋለሁ።

በብዙ ህዝብ መካከል መሆን እችላለሁ በብዙ መካከል ሆኖ መገኘት ብዙም ስለማያስፈራኝ በብዙ ህዝብ መካከል መሆን እችላለሁ። በብዙ ህዝብ መካከል ሆኜ ተለያዩ ንግግሮችን ማድረግ እችላለሁ። በብዙ ህዝብ መካከል መሆን እችላለሁ በሚለው ብንወስደው ጥሩ ነው።

ሙዚየም መሄድ አልወድም። ብዙ ጊዜ ሙዚየም ሄጄ ስለማላውቅ ሙዚየም መሄድ ብዙ ፍቅሮ የለኝም። ስለዚህ ሙዚየም መሄድ አልወድም በሚለው ብንወስደው ጥሩ ይመስለኛል። ምክንያቱም ሙዚየም ሄጄ ስለማላውቅ፤ እና ሙዚየም መሄድም ሀሳቡም እቅዱም ለወደፊቱም ስለሌለኝ ሙዚየም ሄጄ አላውቅም።

ከስራ ሰዓት በኋላ በደንብ አልስራም። በዚሁም ጊዜ ስልክ በመነካካት እና ሚዲያዎችን ማየት ሚዲያዎችን በማየት አሳልፋለሁ። ስለዚህ ከሰአት በኋላ ምንም ስራ አልሰራም በሚለው ብንይዘው ጥሩ ይመስለኛል። ከሰአት በኋላ ምንም ስራ አልሰራም።

ስብሰባ ቢያንስ በሳምንት ሁለት ጊዜ በተለያዩ ፕሮግራሞች ላይ ስብሰባ እናደርጋለን። እና ስብሰባ በሳምንት ሁለት ጊዜ እናደርጋለን በሚለው ቢያዝ ጥሩ ይመስለኛል። በሳምንት ሁለት ጊዜ ስብሰባ እናደርጋለን። እንሰበሰባለን በሳምንት ሁለት ጊዜ።

ሳንደል አልለብስም። ሳንደል ራሱ ካልሆንኩ ምን ማለት እንደሆነ አደረገባኝም ሳንድል ትለብሳለህ የሚለው ቃል ለኔ ግልጽ አይደለም። ሳንድል ትለብሳለህ ማለት ሳንድል የሚባል ልብስ ያው መኖሩንም እርግጠኛ አይደለም። ግን በአጠቃላይ ሰንደል አልለብስም በሚለው ብዬ አዝልኝ ጥሩ ነው ብዬ አስባለሁ።

በእጄ መጽሐፍ እወድሃለሁ። ምክንያቱም በእጄ መጽሐፍ ብዙም ጊዜ ልምዱም ስላለኝ። አብዛኛውን ነገር ላይም በስልክ ከመጻፍ ይልቅ በእጄ መጻፍ ነው የምወደው። እና በእጄ እጽፋለሁ ብዙን ጊዜ በእጄ መጻፍ በጣም ደስ ይለኛል። ስለዚህ በእጄ መጻፍ እወዳለሁ። በሚለው ቢያዝልኝ ጥሩ ይመስለኛል

በስልኬ ያው ገንዘብ እልካለሁ ብዙም ጊዜ ብዙም ጊዜ ለተለያዩ ነገሮች ካሽ ብር ስለማልይዝ በስልኬ ነው። ገንዘቦችን የምልከው አብዛኛውን ጊዜ። አዎ በስልኬ ገንዘብ እልካለሁ። እና በስልኬ ገንዘብ ስለምልክ በስልኬ ገንዘብ እልካለሁ በሚለው ብዬአዝልኝ ጥሩ ነው ብዬ አስባለሁ።

የስራን ስነ ምግባር በጣም አከብራለሁ። ብዙም ጊዜ ምክንያቱም የስራን ስነ ምግባር ማክበር ግዴታ ነው ከስራ ግዴታዎች ውስጥ አንዱ በመሆኑ። የስራን ስነ ምግባር ከለለ ምንም ስራ አልሰራም ማለት ይቻላል። ስለዚህ የስራ ስነ ምግባሬን በሚገባና በደንብ በጥር ሁኔታ አከብራለሁ ብዬ አስባለሁ።

በልጅነቴ የምወደው ጨዋታ እግር ኳስ መጫወት ነው። እግር ኳስ ኳስ በላስቲክ እየሰራን ከልጆች ጋር ኳስ እጫወት ነበረ። ስለዚህ በልጅነቴ እግር ኳስ መጫወት ከሌሎች ጨዋታዎች ይልቅ የተሻለ እወድ ነበር። እና በልጅነቴ የእግር ኳስ ጨዋታን ነበር የምወደው በሚለው ቢያዝ ጥሩ ነው ብዬ አስብ ያለው።

እንደገና ጥቅም ላይ ማዋል። አደርጋለሁ ማለት በምችላቸው ነገሮች በእኔ አቅም ወደ ጥቅም ማዋል የሚቻሉ ነገሮችን በሙሉ እንደገና ወደ ጥቅም ላይ ማዋል። እሞክራለሁ ግን ከእኔ አቅም በላይ የሆኑትን ነገሮች አሁን እንደ ጥቅል ጥቅም ላይ እንደገና ማዋል አልችልም። ስለዚህ እንደ ጥቅም ለማዋል በእኔ አቅም ሚቻለውን ነገር በሙሉ ወደ ጥቅም ላይ ማዋል አደርጋለሁ።

ነገሮችን በስርዓት ነው የማስቀምጠው ማለት ማንኛውንም ነገር በስርዓት ማስቀመጥ እወዳለሁ በተዘበራረቀና በተለያየ ቦታ እንዲቀመጥ አልፈልግም ነገሮች ስርኣታቸው እና ቦታቸውን ይዘው እንዲቀመጡ አደርጋለሁ በጣም እንደዛ አሳርጌ ማስቀመጥ በጣም እወዳለሁ።

የአመራር ሚና አለኝ በተወሰነ መልኩ። አንዳንድ በስራ ጉዳዮችም እንደዚሁም ደግሞ ያው በቤተሰብ ውስጥም። የአመራር ጉዳይ አለኝ የተወሰነ መልኩ መምራት እችላለሁ ብዬ አስባለሁ። ስለዚህ በአጠቃላይ በአመር የአመራር ሚና አለኝ በሚለው ቢያዝልኝ ጥሩ ነው ብዬ አስባለሁ

አዎ ስራዬን እወደዋለሁ የምሰራው ስራ መውደድ ግዴታ ነው አንድ ሰው የማይወደውን ስራ መስራት የለበትም ብዬ አስባለሁ። እና ስለዚህ እኔ የምሰራውን ስራ በጣም እወደዋለሁ። እና በአጠቃላይ ስራዬን እወደዋለሁ በሚለው ቢያዝልኝ ጥሩ ብዬ አስባለሁ።

የደንበኛ እርካታ አዎ አቃለሁ። ደንበኛ አንድ በሰጠኸው አገልግሎት ሲረካ እና በጣም ደስተኛ ሲሆን ማለት ነው ያ ማለት። ስለዚህ የደንበኛ እርካታ ማለት በተሰጠው አገልግሎት ላይ በጣም መርካትና በመሰተንግዶ ጥሩ ሆኖ ሲገኝ ማለት ነው ያ የደንበኛ አርካታ ይባላል።

መተግበርያዎችን አወርዳለው ከፕሌይ ስቶር ብዙ ጊዜ መተግበርያዎችን ያው አወርዳለሁ ለምፈልጋቸው ጉዳዮች የተለያዩ መተግበርያዎችን አወርዳለሁ። ከፕሌይ ስቶር እና ከአፕ ስቶር እና እንደ አጠቃላይ መተግበሪያዎችን አወርዳለሁ በሚለው ቢያዝ ጥሩ ነው ብዬ አስባለሁ ስለዚህ መተግባርያዎችን አወርዳለሁ።

ቀዝቃዛ አየር፣ ቀዝቃዛ አየር ሁኔታን በጣም እወዳለሁ ከሞቃታማ አይልቅ። ቀዝቃዛ አየር በሚሆንበት ሰዓት በደንብ ሰውነቴን እንደ ልቤ እንደ ማንቀሳቀስ ደስ ይለኛል። ጥሩ የውስጥ ጤንነት ስለሚሰማኝ መንፈሴ ይደሰታል። እና ቀዝቃዛ አየርን በጣም ነው የምወደው።

የምወደው ጣፋጭ ምግብ ኬክ ነው። ኬክ ሆኖ እሱም ክሬም ኬክ ማለት ነው። ክሬም ኬክ መብላት በጣም እወዳለሁ ጣፋጭ ስለሆነ እና መጣፈቱ በጣም ደስ ይለኛል። ክሬም ኬክ ክሬም ኬክ በጣም ነው የምወደው፤ እና ክሬም ኬክ በቃ ስበላውም በጣም ያስደስተኛል ስለዚህ ክሬም ኬክ እወዳለሁ በጣም አድርጌ።

የእቃ ቁጥጥር አደርጋለሁ በማንኛውም በማስቀጣቸውም እቃዎች በምሰራውም ስራ ላይ ያሉትን እቃዎች ቁጥጥር አደርግባቸዋለሁ። ምክንያቱም ቁጥጥር የተደረገበት እቃ በጥንቃቄ ይገኛል ሳይጎል ሳይቀነስ ሳይጨመር። በተፈለገ ሁኔታና በጥሩ ሁኔታ ስለሚገኝ የእቃ ቁጥጥር አደርጋለሁኝ በሚለው ቢያዝ ጥሩ ነው ብዬ አስባለሁ።

ስማርት ፎን አዎ እጠቀማለሁ ሳምሰንግ ጋላክሲ ኤጄቭ ኤዜሮ ፎር እጠቀማለሁ። ስለዚህ ስማርት ፎን እጠቀማለሁ የተለያዩ ስራዎችን ስለምሰራበት በስማርት ፎን ነው። የምጠቀመው ከጊዜውም ጋር አብሮ ለመጓዝ ስል ስማርት ፎንን እጠቀማለሁ።

ለሌሎች የማስተማር እድሉ ቢሰጠኝ ያው ማስተማር እችላለሁ። ምክንያቱም ሰዎች በተሰበሰቡበት የማውራት እና ጥሩ ትምህርት የመስጠት ጥሩ አድርጎ ነገሮችን የመግለጽ ልምድም ስላለኝ፤ ማስተማር እወዳለሁ ትምህርት ጥሩ ነው ለሰው ልጆች በአጠቃላይ ስለዚህ ማስተማርን በጣም አድርጌ እወዳለሁ።

በመስመር ላይ እገዛለሁ ብዙን ጊዜ ምክንያቱም በመስመር ላይ ጊዜ አሁን ከጊዜው ጋር የሜሄድ አንዱ ጥበብ ስለሆነ በመስመር ላይ ነው። አብዛኛውን ጊዜ የምገዛው እና መግዛት የምወደው አቅሙ ደግሞ ቢኖረኝ እና ብዙ ነገሮችን በመስመሩ ላይ ብገዛ በጣም እወዳለሁ።

የምወደው ሬስቶራንት ሂልተን ሆቴል ሲሆን ከዚህ በፊት ሂልተን ሆቴል ተጠቅሜያለው መስተንግዶዋቸው ጥሩ ነው። እንዲሁም ደግሞ ምግባቸው በጣም ደስ ይለኛል በተለይ ደግሞ የዶሮ አሮስቶዋቸው። በልቼዋለሁ ከአንድ ጊዜም ሁለት ጊዜ። እና ሂልተን ሬስቶራንት በጣም ምርጫዬ ነው። ስለዚህ እወደዋለው።

በቡድን ቋንቋ አላምንም ብዙን ጊዜ ቡድን ቋንቋ ቡድንተኝነትንና ወገንተኝነትን ስለሚያመጣ ከቡድን ቋምቋ ይልቅ የጋራ የሆነ ሁሉንም አሳታፊ የሆነ እና ተመራጭ የሆነ ቋንቋን መጠቀም እወዳለሁ። እንጂ የብዙ የቡድን ቋንቋን መጠቀሙ ብዙም ጊዜ አልወድም ፅንፈኝነት ስለሚሆንብኝ ማለት ነው።

በባዶ እግር መራመድ እወዳለሁ አልፎ አልፎ ቢያንስ በሳምንት ውስጥ አንድና ሁለት ጊዜ። በባዶ እግሬ እራመዳለሁ ለጤና ጥሩ ነው። የሚባል ባህላዊ ግምት ስላለ። በባዶ ግዜ በባዶ እግሬ አልፎ አልፎ። ለመራመድ አሞክራለሁ አራመዳለሁ ብራመድም ደግሞ ደስ ይለኛል